ማታ ምን አይነት ድምጽ ትሰማለህ ይላል ያሁኑ ጥያቄያችን? ማታ ላይ ሁሉም ነገር ጸጥ ስለሚል የተለያዩ አይነት ድምጾች ጎልተው ማውጣት ይችላሉ። ለምሳሌ ቀጭን የሆነ የውሃ ፍሰት እንኳን ራሱ በጆራችን ልናዳምጥ እንችላለን ማለት ነው። ቀን ላይ ማስተዋል ያልቻልናቸውን ነገሮች እሺ ስለዛ እንግዲህ እኔ ማታ ምን አይነት ድምጽ ትሰማለህ ለሚለው ጥያቄ መልስ ይሆነኝ ዘንድ አንደኛ የ ውሾች ጩኸት እሰማለሁኝ ማለት ነው። ይሄ በጣም ሀይለኛ ድምጽ ያለውና ቀን ቢሆንም ይሄን ነገር ላዳምጥበት የምችልበት አይነት ሁኔታዎች አሉ ምክንያቱም ድምፁ በጣም የጎላ ወይንም ደግሞ የተለቀ ስለሆነ ማለት ነው። በሁለተኛ ደረጃ። የእግር ኮቴ ነው የእግር ኮቴ ቀን ጋር ማስተዋል ማንችልም ማታ ጋር ግን ሁሉም ነገሮች ጸጥ በሚሉበት ወቀት ጆሯችን ጋር ቀድሞ የሚገባው ነገር የእግር ኮቴ ነው የእግር ኮቴ የእንስሳት ሊሆን ይችላል ወይንም ደግሞ የሰው የእግር ኮቴ ድምጽ ሊሆን ይችላል ማለት ነው። ስለዛ እንደዚህ አይነት ድምጽ ይሰማኛል ብዬ ማለፍ እፈልጋለሁኝ። በሶስተኛ ደረጃነት ማታ ላይ የምሰማው ድምጽ የንፋስ ድምጽ ነው። ቀን ጋር ይሄን ንፋስ ሀይለኛ ካልሆነ በቀር አላዳምጠውም ማታ ጋር ግን ትንሽ እንኳን ሆኖ የንፋስ ፍጥነቱ ማዳመጥ እችላለሁኝ ማለት ነው። በተረፈ የሌሎች የትንኞች ጩኸት ወይንም ደግሞ የዝንብ ጩኸት የትናንሽ ሶስት አስቂ እንስሳት ጩኸት እነዛን ጩኸቶች አዳምጣለሁኝ ማለት ነው። ሌላ ነገር እንግዲህ አንዳንድ ጊዜ መኪኖች በእኛ ሰፈር ያልፋሉ እና የነዛ የመኪኖች ድምጽ ወይንም የመኪኖች የሞተር ድምጽ ሊሰማኝ ይችላል ማለት ነው። ይሄንን ነው ማለት የምፈልገው እድሉ ስለተሰጠኝ አመሰግናለሁኝ። ማታ ማታ የምሰማቸው የድምጽ አይነቶች እነዚህን ይመስላሉ። መልካም ጊዜ።

እሺ እንኳን በድጋሜ ተገናኘን ለማለት እፈልጋለሁ። ጨው ብዙ ትወዳለህ ይላል ያሁኑ ጥያቄያችን እኔ ጨው ብዙ ጊዜ መጠቀም አልወድም ምክንያቱም እኔ በቤተሰባችን የስኳር እና የደም ግፊት ህመም ስላለብን እኔ ጨውም አብዝቼ መጠቀም ወይንም ጨውን መውደድ አልችልም ማለት ነው ምክንያቱም ይሄ ነገር ቀጥተኛ ሁኔታ ከጤናዬ ጋር ስለሚገናኝ ማለት ነው። እና በአማካኝ ካየነው በሳምንት ከአንድ ሾርባ ማንኪያ ያልበለጠችው እጠቀማለሁኝ። ይህ ማለት አሁን ትክክለኛ ሰው ወይንም ደግሞ ጤነኛ ሰው የምንለው ምናልባት በሳምንት ውስጥ እስከ ሶስት አራት ማንኪያ ሊጠቀም ይችላል። ጨው እኔ ግን ከአንድ በላይ ራሱ ጨው አልጠቀምም ማለት ነው። ለምንድነው? ይሄን ያደረኩበት ምክንያት በቀጥተኛ ሁኔታ ከጤናዬ ጋር ስለሚገናኝ ማለት ነው። እና እኔ ጨው ብዙ ትወዳለህ ወይ? ለሚለው ጥያቄ አይ ጨው እኔ ብዙ አልወድም ምክንያቱም በቀጥተኛ ሁኔታ ከጤናዬ ጋር ግንኙነት ስላለውና ጤናዬን መጠበቅ ስላለብኝ ጨውን አብዝቼ የምወድ ከሆነ ግን ምን ይፈጠርብኛል በእኔ ጋር የተለያዩ በጨው መብዛት ምክንያት የሚከሰቱ ህመሞች ልክ እንደ ደም ግፊት አይነት ማለት ነው። እና እንደዛ ነው ማለት ነው። ምላሽ የሚሆነው እድሉን ስለተሰጠኝ አመሰግናለሁ።

እሺ በድጋሚ ስለተገናኘን በጣም አመሰግናለሁኝ። ማታ ከስራ በኋላ ምን ታደርጋለህ ይላል? ያሁኑ ጥያቄያችን ማታ ከስራ በኋላ እኔ ብዙ ጊዜ ከቤተሰቦቼ ጋር አንድ ላይ በመሆን የተለያዩ የቴሌቪዥን ድራማዎችን ወይንም የቴሌቪዥን ፊልሞችን እንመለከታለን የቤተሰብ ጊዜ በደንብ አድርገን ለማሳለፍ እንሞክራለን ማለት ነው። ከስራ በኋላ ሌላ ላደርገው የምችለው ነገር ቀን ያደረኳቸውን የሰራኋቸውን ወይንም ደግሞ ያቀድኳቸውን ነገር ማሳካቴን ግምገማ አደርጋለሁኝ ማለት ነው። እዛ ግምገማ ጋር ሙሉ የቀን ሊሆን ይችላል ወይንም ደግሞ በሳምንት ውስጥ ያደረኳቸውን ነገሮችን ልገመግም እችላለሁኝ ማለት ነው። በሶስተኛ ደረጃ ከማታ ከስራ በኋላ ምን ላደርግ እችላለሁኝ? ገላዬን ልታጠብ እችላለሁኝ። ምክንያቱም ከስራ ስመለስ በጣም ደግሞኝ ስለምመጣና ስራ ከተመለስኩኝ በኋላ ከቤተሰቦቼ ጋር በደንብ ጥሩ ግንኙነት እንዲኖረኝ ነቃ ማለት ስላለብኝ ወይንም መንቃት ስላለብኝ ወይንም ብርታት ሊሰማኝ ስለሚገባ እኔ ምን ማድረግ አለብኝ ገላዬን መታጠብ አለብኝ ማለት ነው። ከስራ ስመለስ ሶስተኛው የማደርገው ነገር ይሄ ነው ማለት ነው። በአራተኛ ደረጃነት ከማታ ከስራ በኋላ ላደርገው የምችለው ነገር ራሴን የራሴን ልምድ የራሴን ችሎታ የራሴን ክህሎት ወይንም የራሴን እውቀት ወይንም የራሴን ትምህርት መገንባት ነው ማለት ነው። ይሄ ነገር ለወደፊት በጣም በጣም አስፈላጊ ስለሚሆን እና ደግሞ እኔንም የተሻለ ቦታ ጋር ሊያኖረኝ ወይንም ሊያስቀምጠኝ ስለሚችል ይሄን ነገር አደርጋለሁኝ ማለት ነው። ከስራ በኋላ የተለያዩ ነገሮችን እማራለሁኝ የተለያዩ ልምዶችን ለመውሰድ ለመቅሰም እሞክራለሁኝ ማለት ነው። ለምሳሌ እኔ አሁን ከስራ ስመለስ የአርቴፊሻል ወይንም የሰው ሰራሽ ክህሎት ምህንድስና የሚባል ትምህርት አለ። እሱን ትምህርት በደንብ አድርጌ ለመማር እሞክራለሁ ማለት ነው። ይሄ ነው እንግዲህ ላደርገው የምችለው እድሉ ስለተሰጠኝ አመሰግናለሁ በጣም

እሺ በድጋሜ ስለተገናኘን በጣም አመሰግናለሁኝ ያሁኑ ጥያቄያችን የሚሆነው በየትኛው እጅህ ትጽፋለህ የሚለው ነው? እሺ እኔ ብዙ ጊዜ በቀኝ እጄ ነው የምጽፈው። ይህ የሆነበት ምክንያት ከድሮ ጀምሮ እንደ አንድ ኢትዮጵያዊ ነዋሪ ወይም እንደ አንድ ኢትዮጵያዊ ተወላጅ የተለያዩ ከባድ ስራዎችንም ወይንም ደግሞ ቀላል ባህላዊ የሆኑ ስራዎችን በቀኝ እጫችን ስለምናከናውን ነው ማለት ነው። ለምሳሌ ከትንሹ ብንነሳ ምግብ ስንበላ እንደ ኢትዮጵያ ባህል ወይንም እንደ አማራ ክልል ባህል ወይንም እንደ አንድ ባህል ምንድነው? በቀኝ እጃችን ነው ማለት ነው ምግባችንን መመገብ ያለብን እና በግራ እጅ ምግብ መመገብ ፈጽሞ የተከለከለ ነው። በእኛ ባህል ማለት ነው በዛ ምክንያት እኔ በቀኝ እጄ እንድጽፍ ተገደጃለሁ ማለት ነው። ምንም ያክል እንኳን እንደዚህ አይነት ነገሮች ቢኖሩም ከስንት አንድ ጊዜ በግራ እጃቸው እሚጽፉ ሰዎች ይገኛሉ ማለት ነው። እና ሆኖም ቀረም ግን እኛ ሁላችንም አብዛኞቻችን በሚባል ደረጃ ኢትዮጵያውያን በቀኝ እጃቸው ነው እሚጽፉ እኔንም ጨምሮ ማለት ነው። እኔም በቀኝ እጄ ነው የምጽፈው እና በቀኝ እጄ እምጽፋቸው ጽሁፎች በደንብ ተነባቢ እና ለሚያየው ሰው በደንብ እሚረዳው አይነት ነገር ሁኖ ይቀርብለታል ማለት ነው። እድሉ ስለተሰጠኝ አመሰግናለሁ

ስልጠና ትወልዳለህ ወይ? ይላል ያሁኑ ጥያቄያችን እኔ ያው ስልጠና አወዳለሁኝ ይሄን ያልኩበት ምክንያት ከስልጣና ስልጣና አይነቶች ሊለያይ ይችላል በሚል እሳቤ ጭምር መሆኑን እንዲረሳ አልፈልግም ማለት ነው። ለምሳሌ ስልጠናው የህይወት ክህሎት ስልጠና ሊሆን ይችላል ማለት ነው። ያ ነገር በደንብ በደንብ ገንቢ ሆነና ለብዙ ወጣቶች በተለይም ደግሞ ለብዙ ሴት ወጣቶች ጠቃሚ የሆነ ነው ማለት ነው ይሄ አይነቱ የስልጠና ማለት ነው። ሌላኛው የስልጠና አይነት ደግሞ ልክ እንደ አመራርነት አመራር መስጠት የሚል ያተኩራል ማለት ነው። እዛ አይነት የስልጣና አይነት ጋር እኔ በጣም መሳተፍ እወዳለሁ ይሄ ማለት ነው። እንዲሁም ሌሎች አይነቶች የተለያዩ ስልጠና አሉ ማለት ነው እና እነዛ ስልጠናዎች በደንብ ሊበረታቱና ሰዎችን ሊያሳድጉ የሚገቡ ናቸው ማለት ነው። እኔ ስልጣኖችን እወዳለሁኝ በዛም ምክንያት እድሉ ስለተሰጠኝ አመሰግናለሁ። ደህና ሁኑ።

እሺ በድጋሚ ስለተገናኘን አመሰግናለሁ የህዝብ ማመላለሻ ትጠቀማለህ? የሚል ነው የአሁኑ መወያያ ጥያቄያችን የሚሆነው እኔ ያው የግል መኪናዎች ስለሌሉኝ ወይንም ደግሞ ከድርጅታችን ወይንም ከቢሮ መኪና ስላልተቀጠረልን የህዝብ ማመላለሻ መጠቀም እንደ ግዴታችን ነው ማለት ነው ምክንያቱም ቶሎ ወደተለያዩ ወጣቶች ለመድረስ ስላለብን እና እነዚህ የህዝብ ማመላለሻ መኪናዎች በጣም በጣም የተጨናነቁ ናቸው እንዲሁም ደግሞ የክፍያ አማራጫቸው ደግሞ በጣም ዝቅ ያለ ወይንም የወረደ ነው ማለት ነው በዛም ምክንያት ምንም ያክል እንኳን የህዝብ ማመላለሻ መኪናዎች ቢጠሉም እኔ ግን የህዝብ ማመላለሻ መኪናዎችን በደንብ አድርጌ ማየት እወዳለሁኝ ማለት ነው ምክንያቱም ከነዛ የህዝብ ማመላለሻ መኪኖች ለብዙ ድሆች ወይንም ደግሞ የግል መኪና ገዝተው መጠቀም ለማይችሉ ሰዎች በጣም ጠቃሚ ስለሆነ ማለት ነው እና እኔ ህዝቧ መላልሻ መጠቀም እወዳለሁ ምክንያቱም ከነዛ ሰዎች አንዱ እኔ ስለሆንኩኝ ማለት ነው እድሉ ስለተሰጠኝ አመሰግናለሁ

ኮፍያ ማድረግ ትወዳለህ? ይላል ያሁኑ ጥያቄያችን እኔ ኮፍያ ማድረግ እወዳለሁኝ ምክንያቱም እነዛ ኩፍያዎች ምን ሊሆኑልኝ ይችላሉ ማለት ነው። አንደኛ ነገር ራሴን ከብርድ ሊከላከልልኝ ይችላል ለምሳሌ የሹራብ ኮፍያ አይነቶች ማለት ነው። ወይንም ደግሞ በእጅ የሚሰፉ ቀለል ያሉ ኮፍያዎች ይጠቀሱበታል ማለት ነው። ሁለተኛ ነገር ደግሞ ራስን ከፀሀይ ጨረር ለመከላከል ሊሆን ይችላል እንደዚህ አይነት ኮፍያዎች ከፊት ለፊታቸው ወጣ ያለ ነገር ያለው ሲሆን ያ ወጣ ያለው ነገር ፊታችንን በፀሀይ እንዳይመታን ይከለክልልናል ማለት ነው። ሌላኛው የኮፍያ አይነት እምወደው ኮፍያ አይነት ደግሞ የሞተር ሳይክሎች ኮፍያ ነው ማለት ነው። እና እነዛ የሞተር ሳይክሎች ኮፍያ እሚያገለግለው ለምንድነው ራስን ከተለያየ አደጋ ለመጠበቅ ነው ማለት ነው። ስለዛ እንደዚህ አይነት ኮፍዬዎችን እጠቀማለሁኝ ማለት ነው። እና ለኔ እድሉ ስለተሰጠኝና ስለነዚህ አይነት ነገሮች እንዳብራራ ስለተደረገልኝ በጣም በጣም አመሰግናለሁኝ። መልካም ጊዜ ደህና ሁኑ።